ቅዳሜና እሁድ ብዙ ነገር ይደረጋል። ብዙ ብዙ ሰው የሚያደርገው ቅዳሜና ውድ ምንድነው የተለያየ ቦታ ሄዶ መዝናናት ሊሆን ይችላል፣ የሚያውቀውን ጓደኛውን ምናምን መጠየቅ ሊሆን ይችላል፣ ወይም የተለያዩ ስራ ካሉት እነሱን መስራት ሊሆን ይችላል፣ ስለዚህ ቅዳሚ እና እሁድ ላይ በጣም ብዙ ስራዎች ይደረጋሉ ማለት ነው። ሰውን መጠየቅ ሊሆን ይችላል፣ የተለያዩ መዝናኛ ቦታዎች መሄድ ሊሆን ይችላል፣ የተለያዩ ነገሮች ማለት ነው።

ያው ፎቶዎች ብዙ ቦታ ሊቀመጡ ይችላሉ ስለዚህ ፎቶዎች ለምሳሌ ስልክ ሊቀመጡ ይችላሉ የተለያየ ፍላሽ ላይ ሊቀመጡ ይችላሉ ፍላሽ ድራይቭ ላይ ሊቀመጡ ይችላሉ። ስልክ ላይ ሊቀመጡ ይችላሉ። ወይም ደግሞ ሃርድ ዲስከም ላይ ሊጠቀመጡ ይችላሉ ስለዚህ ፎቶዎች የተለያዩ ቦታ ሊቀመጡ ይችላሉ ማለት ነው

ያው ብዙ መተግበሪያዎችን እናወርዳለን ለምሳሌ ከፕሌይ ስቶር ላይ ሊሆን ይችላል ወይም ደግሞ የአይፎን ካፕ ስቶር ላይ ሊሆን ይችላል እናወርዳለን ማለት ነው የተለያዩ መተግበሪያዎች የሚጠቅሙን መተግበሮች ከሆኑ የተለያዩ ነገሮችን የሚያግዙን ነገሮች ከሆኑ በተለያየ ቦታ መተግበሪያዎችን እናወርዳለን ማለት ነው።

አዎ የሞባይል ዳታ ብዙ ሰው ይጠቀማል የሞባይል ዳታ ብዙ ጊዜ ኢንተርኔት ለመጠቀም ኢንተርኔት አክሰስ ለማድረግ ሊሆን ይችላል የተለያየ ነገር ለማድረግ። የሞባይል ዳታ ይጠቀማል ሰው ማለት ነው እኔ የሞባይል ዳታ እጠቀማለሁ ማለት ነው ብዙ ጊዜ የተለያዩ ነገሮችን ኦንላይን በመስመር ለማየት

ምግብህን ለሌሎች ማካፈል ትወዳለህ? አዎ እወዳለሁ ብዙም ምግብን መካፈል ጥሩ ነው ብዬ አስባለሁ። የተለያዩ የቸጋራቸው ሰዎች ሊኖሩ ይችላሉ ወይም የተለያዩ ነገሮች ሊኖሩ ይችላሉ። ስለዚህ ሰው ምግብ ማካፈል አለበት ብዬ አስባለሁ ማለት ነው። ለሌላ

አዎ ብዙ ሰው የሚወደው ስፖርት እንግዲህ ብዙ አይነት ስፖርቶች አሉ ሰው ሚወዳቸው ለምሳሌ ኳስ መጫወት ሊሆን ይችላል፣ ቴብል ቴኒስ መጫወት ሊሆን ይችላል ቤተመም የተለያዩ ነገሮች ብዙ ሰው የሚወዳቸው ስፖርቶች አሉ ማለት ነው ስለዚህ ለምሳሌ መዋኘት ሊሆን ይችላል ወይም ደግሞ ባስኬትቦል መጫወት ሊሆን ይችላል የተለያዩ ነገሮች ሰው ሚወዷቸው ስፖርቶች አሉ ማለት ነው።

ዜና ከብዙ ነገር ሊገኝ ይችላል። ለምሳሌ ከሶሻል ሚዲያ ሊገኝ ይችላል። ወይም ደግሞ ከጋዜጣ ሊገኝ ይችላል ወይም ደግሞ። ከሰውም ሊገኝ ይችላል ዜናዎች ከቴሌቪዥንም ሊገኝ ይችላል። ስለዚህ ዜና ከብዙ ነገር ይገኛል ማለት ነው

ብዙ ጊዜ በምን ሰዓት ነው የሚተኛው? ማታ አካባቢ ወደ አራት ሰዓት ማለት ነው ወይም አምስት ሰዓት ከዛም በላይም አምሽቶ የሚተኛ ሰው አለ። ግን ብዙ ጊዜ ሰው የሚተኛው ወደ አራት ሰዓት አካባቢ ነው ማለት ነው፤ በጊዜም የሚተኛለህ አለ። አንዳንዴም ደግሞ ከዛም አምሽቶ የሚተኛ ሰው አለ ማለት ነው።

ይኸው ስልኬን በቃ አንድ ጊዜ ይሞላል አንዳንድ ሁለት ሶስት ጊዜ የሚሞሉ ሰዎች አሉ ምክንያቱም የተለያዩ ስራዎችን የሚሰሩ ከሆነ ወይም የተለያዩ ነገሮችን የሚያደርጉ ከሆነ ስልካቸውን ብዙ ጊዜ ከሁለት ጊዜ ወይም ከአንድ ጊዜ በላይ ሊሞሉ ይችላሉ ማለት ነው ስልካቸው።

ዳቦ ማብሰል አልችልም። አሁን ላይ ግን ዳቦ ማብሰል የሚችሉ ብዙ ሰዎች አሉ የሚከብድ ነገር አይመስለኝም እንዲሁም ሞር ደስ የሚል ነገር ይመስለኛል ለመለማመድ ማለት ነው። እና ደግሞ ብዙ የሚከብድ አይመስለኝም። ያው ሊጥ ከተቦካ በኋላ ኩፍ እስኪል ጠብቆ መጋገር መሰለኝ

አዎ ገመድ እንጠቀማለን በደንብ ለመዝለል ሊሆን ይችላል ወይም ነገር ገመድ ልብስ ለማስጣት ሊሆን ይችላል። እነዚህ እነዚህ ነገሮችን ለማድረግ ገመድ ልንጠቀም እንችላለን ማለት ነው። የተለያዩ ነገሮችን ለማድረግ ገንዘብን ማለቴ ገመድን መጠቀም እንችላለን ማለት ነው።

አዎ የይለፍ ቃል በደንብ መጠበቅ አለበት ምክንያቱም ስልካችን ሀክል ይደረግ ይችላል ወይም የተለያየ ነገር ሊደረግ ስለሚችል የእይለፍ ቃላችንን በደንብ መጠበቅ አለብን ማለት ነው። የተለያዩ ነገሮች ከስልካችን እንዳይሰራቁ ወይም የተለያዩ ኢንፎርሜሽኖች እንዳይወሰዱ የይለፍ ቃላችንን በደንብ መጠበቅ አለብን።

የምወደው ብዙ አይነት መጠጥ አለ ለምሳሌ ሶፍትድ ድሪንክ ሊሆን ይችላል ወይም የተለያዩ የባህል መጠጦች ሊሆኑ ይችላሉ። ወይም ደግሞ ዝም ብሎ ውሃም ሊሆን ይችላል። ወይም ወተትም ሊሆን ይችላል ወይም የተለያዩ ነገሮች አሉ። ግን ብዙ ጊዜ የምወደው ቡና መጠጣት እወዳለሁ ማለት ነው። ብዙ ሰውም ይወዳል።

የዝናብ ውሃ ብዙም አንሰብስብም፣ ምክንያቱም የዝናብ ውሃ ምንም ጥቅም የለውም። ምንድነው? የዝናብ ውሃ ጥቅሙ አልገባኝም፣ እ በርግጥ! ውሃ ከጠፋ ምናምን፣ እም ምናልባት አንዳንድ ሰዎች የዝናብ ውሃ ሊሰበስቡ ይችላሉ። ውሃ ስለሌላቸው ማለት ነው። ግን የዝናብ ውሃ ማንም አይሰበሰብም። የዝናብ ውሃ